እሺ ባፋማ ማብሰል ትችላለህ ነው የሚል እንግዲህ በፍም ለማለት ተፈልጎ ከሆነ። እኔ ያው በፍም ነው ምግብ የማመስለው በማለት። በእንጨት ማገዶ ምናምን ስለሆነ ፍምን ተጠቅሜ ነው ምግብ የማበስለው ማለት ነው። እና እኛ አካባቢ ያው ሁሉም ሰው ማለት ይቻላል። የሚያበስለው አፋ ወይም ደግሞ ፍም በመጠቀም ነው ማለት ነው። እና እኔ በፍም ነው የማበስለው ማለት ነው።

እሺ አመሰግናለሁ በጀት ታስተዳድራለህ ለሚለው? ያው በጀት አዎ አስተዳድራለሁ ምክንያቱም ስራዬን ለመስራት በጀት በጅቸ ነው እየተንቀሳቀስኩ ያለሁት ማለት ነው። እና ያው የድርጅት እሚባል ባይሆንም። የራሴን በጀት አስተዳድራለሁ ማለት ነው። በጀቴን እያስተዳደርኩ ነው የምጠቀም ማለት ነው። እና እኔ በጀት አስተዳድራለሁ

እሺ አመሰግናለሁ ጊዜህን በደንብ ታስተዳድራለህ ለሚለው አዎ ጊዜህን በደንብ ነው የማስተዳደር ማለት ሰአቴን ክፋፍዬ ነው ለስራ ለመዝናኛ ብዬ ክፋፍዬ ነው እኔ እየተጠቀምኩ ያለሁት ማለት ነው እና ጊዜን በደንብ ማስተዳደር በጣም ጠቃሚ የሆነ ነገር ነው። ምክንያቱም ጊዜን ያላግባቡ ተጠቀመን ውጤታማ መሆን ስለማንችል ጊዜዬን እኔ በደንብ ከፋፍዬ አጠቀማለሁ ማለት ነው።

እሺ አመሰግናለሁ መዋቢያ ትጠቀማለህ ለሚለው ጥያቄ? አዎ መዋቢያ እጠቀማለሁ ማለት ነው መዋቢያ እንግዲህ ብዙ ጊዜ ለጠጉሬና ለፊቴ የሚሆን የቅባት የተለየ ቅባት አለኝ ማለት ነው። እና እሱን መዋቢያ እጠቀማለሁኝ በርግጥ ሌላ የተለየ ነገር ባልጠቀምም። ለፀጉሬና ለፊቴ ግን እጠቀማለሁ ፀጉሬንም አሳድጌ ስለሆነ ያለሁት። ለጠጉሬ ያው ሁሌ ነው መዋቢያ ምጠቀመው ማለት ነው

እሺ አመሰግናለሁ በስልክ ገንዘብ ትልካለህ ለሚለው አዎ በስልክ ገንዘብ እልካለሁ። ያው እኛ ሁሌ በተለይ ያው ካሽ ብር ቀርቷል የብር ኖታን አንጠቀምም። እያንዳንዷን ነገር ማለትም ስንገዛም ሆነ ስንሸጥ የምንጠቀመው በስልካችን ትራንስፈር በመጠቀም ነው። ገንዘብን ማለት ነው እና በገንዘብ በስልኬ ገንዘብን እልካለሁ ማለት ነው። ቤተሰብም የሚልኩልኝ እኔም የምልክላቸው። እንዲሁም ለስራ ጓደኞቼ ባልደረጎቼ ብር እኔም ልክ በስልኬ ነው።

እሺ አመሰግናለሁ በሰአት የምትደርስ ሰው ነህ? ይላል አዎ በሰአት ያው በሰአትም ስራ ቦታ ላይ በሰአት እደርሳለሁኝ እንዲሁም ደግሞ በቀጠሮ የራሱ ቀደም ብዬ ነው የምደርሰው ዘግይቼ መሄድ በጣም ነው የሚያስጠላኝ ማለት ነው። ስራ ቦታዬ ግን ምንድነው ራቅ ያለ ነው ግን ቢሆንም ገስግሼ ስለምነሳ በሰአቴ ነው የምደርሰው ማለት ነው እና ቀጠሮ ላይም ሆነ ስራ ላይ በሰአት መድረስ ያስደስተኛል እኔ በሰአቴ የምደርስ ሰው ነኝ ማለት ነው።

እሺ አመሰግናለሁ ማሸለፍ ትችላለህ ይላል ማሰለፍ ለማለት ከሆነ ያው አዎ እችላለሁኝ እንግዲህ በብዙ መንገድ እችላለሁ ማለት ነው። ውድድር ላይም ሊሆን ይችላል ማለት በተለያየ ማለት የአእምሮ ሊሆን ይችላል ወይም ደግሞ ጉልበት በጉልበት አይነት ውድድሮች ለምሳሌ እንደ ትግል አይነት እንትኖች ቢካሄዱ ማሸነፍ እችላለሁ። እንዲሁም ደግሞ በትምህርትም ከሆነ በጥያቄና መልስ ውድድር ማሸነፍ

እሺ አመሰግናለሁ ከደንበኞቹ ጋር ትገናኛለህ ለሚለው ዋው ከደንበኞቸ ጋር እገናኛለሁ በእያንዳንዷ ነገር እንገናኛለን ማለት ነው። በጥሩ ሁኔታ ነው በርግጥ የምንገናኘው በመጥፎ ሁኔታ አይደለም። እንግዲህ ደንበኞቼ እኔ ጋር የሆነ ለመስተናገድ ሲመጡ እገናኛለሁ። ከዛ ባለፈ ደግሞ ለሻይ ቡና ምናምን ለመበባል ለመዝናናትም የምንገናኝበት ሁኔታ አለ ማለት ነው። እና ከደንበኞች ጋር እገናኛለሁ

እሺ የስራ ቦታ እንዴት ነው ይላል። እንግዲህ የስራ ቦታዬ በጣም ደስ የሚለው ከመኖሪያ ቤቲ አርባ ወይም ሰላሳ ደቂቃ በእግር የሚያስኬድ ሆኖ ጸጥ ያለ ቦታ በጣም ለመስራት ምቹ የሆነ ነው ማለት ነው። ምክንያቱም የሚረብሽ ሰው ብዙም የለም ለብቻው ገለል ያለ በመሆኑ። የስራ ቦታዬ በጣም ደስ የሚል ነው ማለት ነው። እና ስራዬን በአግበቡ ደስ በሚል ሁኔታ

እሺ ማዕድን ትጠቀማለህ ለሚለው ጥያቄ ማዕድን አልጠቀምም ማለት የማዕድን ቁፋሮ ምናምን እኛ አካባቢ ላይ ስለሌለ እንዲሁም ደግሞ ጌጣጌጥ ማድረግ አልመቸኝም ተጠቅሜ አላውቅም እስካሁን ምናልባት ወደፊት አይታወቅም። እና በአጠቃላይ ማዕድን ትጠቀማለህ ለሚለው እኔ ማዕድን አልጠቀምም ማለት ነው። በተለያየ ምክንያት ማዕድን አልጠቀምም ያው። ለጥያቄው ማዕድን እኔ

እሺ! አመሰግናለሁ። የመጠጥ ውሃን ከየት ታገኛለህ? እንግዲህ የመጠጥ ውሃን ከብዙ መንገድ ነው የማገኘው ማለት ነው። አንደኛ ከቧንቧ እጠቀማለሁ፤ የመጠጥ ውሃ አገኛለሁ። እንዲሁም ደግሞ ከቦኖ ማለት ቦኖ አለ እና ከቦኖ እጠቀማለሁ። ቦኖ በማትኖርበት ሰዓት ግን ከቧንቧ ከፊሊዳ ከሚባል ለመጠጥነት እጠቀማለሁ። እንዲሁም ከምንጭም እጠቀማለሁ ማለት ነው።

እሺ አመሰግናለሁ የምትወደው ፊልም ምንድነው? ይላል እኔ የምወደው ፊልም እንግዲህ የፍቅር ፊልም በጣም ማየት ያስደስተኛል ማለት ነው የማየውም እሱን ነው ምክንያቱም የፍቅር ፊልም። ለህይወቴ በጣም ወሳኝ ስለሆነ ያንን የፍቅር ፊልም ማየት በጣም ነው ደስ የሚለኝ ሁሌም የምከታተል። የፍቅር ፊልም ያው በቀን ሁለት ወይስ ሶስት አያለውኝ እና እኔ የምወደው የፍቅር ፊልም ነው። ማለት ነው

እሺ አመሰግናለሁ እሳት ማንደድ ትችላለህ ለሚለው ጥያቄ አዎ እሳት ማንደድ እችላለሁ ምክንያቱም ያው እኛ አካባቢ ላይ በእሳት ነው ምግብም የምናበስለው። እንዲሁም ደግሞ ብርድ ሲሆን ሙቀት ለመፍጠር እሳትን እንጠቀማለን ማለት ነው። እና እኔ እሳት ማንደድ በጣም ነው የምችለው ማለት ነው። እሳት እያነደድኩ ስለሆነ የምጠቀመው እያንዳንዱን ነገር እሳት ማንደድ በጣም ነው የምትችልበት ማለት ነው። እኛ አካባቢ ያው በእሳት ማንደድ ማለት ኤሌክትሪክ አይደለም የምጠቀመው። በእሳት ማገዶ ሆኖ ማለት ነው ለእያንዳንዱ ነገር የምጠቀመው። እና እሳት ማንደድ በጣም ነው የምችለው ማለት ነው።

እሺ አመሰግናለሁ አዎንታዊ አስተያየት ተቀብለህ ታውቃለህ ወይ ነው የሚል አዎንታዊ አስተያየት ተቀብዬ አውቃለሁ እንግዲህ አዎንታዊ አስተያየት ስንል ትክክለኛ ወይም ደግሞ መጥፎ ያልሆነ አስተያየት ማለታችን ነው ማለት ነው። እና አዎንታዊ አስተያየት በስራም እንዲሁም በተለያየ ቦታ አዎንታዊ አቀባ ሀሳብ ማለት አስተያየት እቀበላለሁ። ከጓደኞቼም ከስራ ባለደረቦችም ከቤተሰቦችም እንዲሁም ከሌሎችም አካላት በእያንዳንዱ በምሰራው ተግባር አዎንታዊ አስተያየት ይሰጡኛል ማለት ነው። እናም አዎንታዊ አስተያየት ተቀብዬ አውቃለሁ ለብዙ ጊዜ ነው አዋንታዊ አስተያየት የምቀበለው። አብዛኛውን እንደውም ሀሳቦች ወደ እኔ የሚሰነዘሩት በአዎንታ ነው ማለት ነው። እና አዎንታዊ አስተያየት እቀበላለሁ